መልሴ ያው ያለ ግብ ሽያጭ የለም የሚል ነው። በሽያጭ አለም ውስጥ ግብ ማለት የምንጓዝበት ካርታ ነው። ግብ ከሌለን የት መድረስ እንደምንፈልግ አናውቅም። ጉዞአችንም ዝም ብሎ መባዘን ይሆናል። ስለዚህ አዎ ሁል ጊዜ ግልጽና ሊደረስባቸው የሚችሉ ግቦች አሉ። የሽያጭ ግቦችን በየቀኑ በየሳምንቱና በየወሩ ከፋፍየ አስቀምጣቸዋለሁ። ይህ ለምዴ በትኩረት እንድሰራና ጊዜዬን በአግባቡ እንድጠቀም ይረዳኛል። ግብ ሲኖረኝ በየቀኑ የምነሳው በምክንያት ነው። ወደ ደንበኞች ስደውልም ሆን አዳዲስ ግንኙነቶችን ስፈጥር ውጤት እንደማገኝ አውቃለሁ። ሽያጭ ማለት ቁጥሮችን መሙላት ብቻ ሳይሆን ሰዎችን መርዳትና መፍትሄ መስጠት ነው። ያንን ደግሞ በግብ ስንመራው ውጤቱ የበለጠ ያምራል። አንዳንዴ ግቦቼን ለመምታት አስቸጋሪ ሁኔታዎች ሊገጥሙኝ ይችላሉ። ነገር ግን እነዚያን ፈተናዎች የበለጠ ጠንክሬ እንድሰራና አዳዲስ ዘዴዎችን እንድልፈልግ ያደርጉኛል። ግብ ላይ መድረስ ትልቅ እርካታ ይሰጣል። ከግብ በላይ መሄድ ደግሞ ለቀጣዩ ስራ ትልቅ መነሳሳትን ይፈጥራል። እያንዳንዱ ስኬታማ ሽያጭ ለትልቅ ራዕይ አንድ እርምጃ መቃረቢያዬ ነው። ስለዚህ የሽያጭ ግቦቼን የስኬት ነዳጅ ናቸው

አዎ እሱ እኮ ልዩ ጥበብ ነው። ምንም እንኳን ዛሬ በዘመናዊ የኤለክትሪክ ምድጃዎች ብንጠቀም፣ በከሰል እሳት ረጋ ብሎ የሚበስል ምግብ ግን የሚተካ ጣዕም የለውም። ለኔ በፋሃም ማብሰል ትዕግስትና ፍቅርን ይጠይቃል። ከሰሉ ተቀጣጥሎ ቀይ ሲሆንና ያ የሚቃጠል ሽታ አካባቢውን ሲያውደው ልዩ ስሜት አለ። በፋም ላይ የሚበስል ጥብስ ሽሮ ወይም ደግሞ ያ የሚተከተከው ቡና ጣዕሙ ወደ አጥንት ዘልቆ የሚገባ ነው። እሳቱን በአግባቡ መቆጣጠር አመዱን ማራገፍና ሙቀቱን እኩል እንዲዳረስ ማድረግ የራሱ የሆነ ትልቅ ችሎታ ይፈልጋል። በከሰል ማብሰል ምግብ ራሱን እንፋሎትና ሙቀት ረጋ ብሎ እንዲበስል ስለሚያደርግ የቅመማ ቅመሞቹ መዓዛ ሳይጠፋ በደንብ እንዲዋሃድ ያደርጋችኋል። በእኛ ባህል በከሰልና ጭስ የቤት ውስጥ ሙቀትና አብሮነትን ያስታውሱናል። ማዕዱ ዙሪያ ተሰብስቦ በከሰል የነደደውን እሳት እየሞቁ ምግብ እስኪደርስ መጠበቅ የራሱ የሆነ ናፋቂነት አለው። በተለይ ለሽርሽር ወጣ ስንል ወይም በበዓላት ወቅት በፋም የምናበስላቸው ምግቦች የደስታችን ማድመቂያዎች ናቸው። በፋም ማብሰል ማለት ከስልጣኔ መራቅ ሳይሆን ተፈጥሯዊ የሆነ ጣዕም መልሶ ማግኘት ነው። ስለዚህ ማብሰል እችላለሁ ውጤቱን በጣም እወደዋለሁ።

አዎ በሚገባ። በዛሬው ዲጂታል ዘመን መረጃዎችን በስልካችን ወይም በኮምፒውተራችን ብቻ መተው አስተማማኝ አይደለም። የክላውድ ማከማቻ ግን መረጃዎችን በሰማይ ላይ እንዳለ አስተማማኝን ካዝና አድርጌ እንድጠቀምበት ይረዳኛል። እንደ ጎግል ድራይቭ አይክላውድ ወይም ድሮፕ ቦክስ ያሉ መተግበሪያዎችን መጠቀም። ብዙ ጥቅሞች አሉት። ትልቁ ጥቅሙ የትም ቦታ ሆኜ መረጃዎችን ማግኘት መቻሌ ነው። ስልኬ ቢጠፋ ወይም ኮምፒውተሬ ቢበላሽ እንኳን ውድ የሆኑ ፎቶዎቼን ጠቃሚ ሰነዶቼን የስራ ፋይሎቼን በክላውድ ላይ በሰላም ይቀመጣሉ። ቦታ አልቆብኛል የሚል ጭንቀት ያስወግዳሉ በተጨማሪም ትልልቅ ፋይሎችን በቀላሉ ለማጋራት እና በጋራ ለመስራት ከክላውድ የተሻለ አማራጭ የለም። ብዙዎች ድህንነቱ የተጠበቀ ነው ወይ ብለው ይጠይቃሉ? እኔ እንደማምነው ጠንካራ የይለፍ ቃልና ጥንቃቄ ካለን ክላውድ ከማንኛውም አካላዊ ማከመቻ ይልቅ አስተማማኝ ነው። መረጃዎችን በጊዜው ባካፕ ማድረግ ወይም በእራስ ስር እንዲቀመጡ ማድረግ የእለት ተእለት ልምዴ ነው። ይህ ቴክኖሎጂ ዓዕምሮዬ በፋይሎች መስፋት እንዳይጨነቅና በስራዬ ላይ ብቻ እንዳተኩር ነጻነት ሰጥቶኛል። ስለዚህ አዎ የክላውድ ማከማቻ የዲጂታል ህይወቴ ዋና አካል ነው

አዎ በስርዓትና በየጊዜው እቆርጣለሁ ጥፍሩ መቅረጽ ዝም ብሎ የውበት ጉዳይ አይደለም ከሁሉ በላይ ለጤናችን የምንሰጠው ትኩረት መግለጫ ነው። እጆቻችን ለብዙ ነገሮች ነው እኮ ስለሚቀለጥ ጥፍርን በአግባቡ መያዝ ለንጽህናችን ትልቁ መሰረት ነው። ጥፍር በየጊዜው ሲቋረጥና ሲጸዳ በውስጡ ባክቴሪያዎችና ቆሻሻዎች እንዳይከማቹ ይከለክላል። በተለይ ምግብ በልማዳችን በእጃችን እንደመመገባችን መጠን ንጹህ ጥፍር መኖር ለጤናማ ህይወት ወሳኝ ነው። እኔ ጥፍሬን የምቆርጠው ቅዳሜ ወይም እሁድ ጠዋት ሲሆን። ያንን ጊዜ እንደ ራስ መንከባከቢያ ሳስን የሚመለከተው በስርዓት የተቆረጠ ጥፍር ለራስህ ያለው ግምት ከመጨመሩም በላይ ለሰዎችህ የምታሳየው ማንነት የተስተካከለ እንዲሆን ያደርጋል። ረጅም ጥፍር ለስራ እንቅፋት ሊሆን ይችላል። ለምሳሌ በኮምፒውተር ስንጽፍ ወይም ስፖርት ስንሰራ ምቾት አይሰጥም። ጥፍርን ቆርጠን ስንጨርስ የሚሰማ ያ የቀለለህን የንጽህና ስሜት ወደር የለውም። እና ትናንሽ የሚመስሉ ነገሮች በህይወታችን ላይ ትልቅ ለውጥ ያመጣሉ። ንጽህና ከራስ ይጀምራል። ጥፍርን መንከባከብ ደግሞ የዚህ ጅምሩ ነው ስለዚህ አዎ ጥፍሬ መቁረጥ መንከባከብ የዘወተድ ልምዴ ነው።

አዎ ይሄ ለኔ ትልቁ የህይወት አላማዬ የሚል ይሆናል ማበረታታት ማለት የወደቁትን ማንሳት ተስፋ ለቆረጡት ብርሃን መሆን እና በሰዎች ውስጥ ያለውን የተደበቀ አቅም እንዲያዩት መርዳት ነው። አንዲት ትንሽ አዎንታዊ ቃል የሰውን ህይወት የመቀየር ትልቅ ሀይል አላት። ሌሎችን ማበረታታት ዝም ብሎ አይዞህ ማለት ብቻ አይደለም እውነተኛ ማበረታታት የሚጀምረው ካለማድላት በማዳመጥ ነው። ሰዎች ሲቸገሩ ወይም ግራ ሲጋቡ ከጎናቸው ቆመን ታሪክ ገና አላበቃም ስንላቸው ውስጥ ሰላም ያገኛሉ። ጊዜ እኔ ሁልጊዜም በሰዎች ውስጥ ካሉ ድፍመት ይልቅ ጥንካሬያቸውን ማየት እመርጣለሁ። ትናንሽ ስኬቶቻቸውን ስናድንቅና ለጥረታቸው እውቅና ስንሰጥ የበለጠ እንዲሰሩና እንዲያድጉ ማተር እንሆናቸዋለን። አለም በነቀፌታ ተሞልታለች እኛ ግን የምስራች ሰባኪዎች መሆን እንችላለን። ሌሎች ስናበረታታ መጀመሪያ የምናተርፈው እኛ ራሳችን ነን። በሌላው ሰው ፊት ላይ ፈገግታ ስናይ የሚሰማን ደስታ በምንም አይተካም። ማበረታታ ተላላፊ ነው። እኛ አንዱን ስናበረታታ ያ ሰው ደግሞ ሌላውን የማበረታታ አቅም ያገኛል። በዚህም የፍቅርና የተስፋ ሰንሰለት እንፈጥራለን። በጨለማ ውስጥ ለሚጓዙት ትንሽ ሻማ ማብራት እንግዱን ብቻ ሳይሆን ተስፋውንም ያበራል። ስለዚህ አዎ ሌሎችን ማበረታታት እችላለሁ በዚያም እረካለሁ።

እንደ ሁኔታው ይወሰናል ብዙዎቻችን የስራ ሰዓት ሲያልቅ ወዲያውኑ ወደ ግል ህይወታችን መመለስ እንፈልጋለን። ነገር ግን አንዳንዴ ያልተ ያልተጠናቀቁ ስራዎች ወይም ማስቸኳይ ጉዳይ ሲገጥሙ ከሰአት በኋላ መቆየት ግድ የሚሆንበት ጊዜ አለ። ለኔ ዋናው ቁም ነገር ውጤታማነት ነው ስራዬን በሰአት አጠናቅቄ ለቤተሰቤና ለራሴ ጊዜ መስጠትን ቅድሚያ እሰጣለሁ። ነገር ግን አንድን ትልቅ ብለው መምሳት ወይም ለተረከቡት ሀላፊነት ስል ትርፍ ሰዓት መስራት ካለብኝ በደስታ አደርገዋለሁ። ይሁን እንጂ ሁል ጊዜ ከስራ ሰዓት በኋላ መስራት ወደ መዝለል እና ወደ ድካም ልያመሪ ስለሚችል ራሴን ላለማድገም እጠነቀቃለሁ። ከሰአት በኋላ የሚሰራ ስራ ለነገው ጠዋት አዲስ ጉልበት እንዳይነሳን እንቅፋት መሆን የለበትም። ከስራ ሰዓት በኋላ ያለውን ጊዜ ለአእምሮ እረፍት ለስፖርት ወይም ለሚወዳቸው ሰዎች ጋር ለማሳለፍ መጠቀም። ለስራችንም ቢሆን ጠቃሚ ነው። አእምሮአችን ሲያርፍና ሲታደስ በመግስቱ የበለጠ ንቃትና በፈጠራ የታጀበ ስራ መስራት እንችላለን። ስለዚህ የትርፍ ሰዓት ስራን የምጠቀመው ለልዩ ሁኔታዎች እንጂ እንደ ቋሚ ልማድ አይደለም። የስራ ጥራት የሚለካ በቢሮ በሚቆጠር ሰዓት ሳይሆን በምንሰራ ውጤት እንደሆነ አምናለሁ። ስለዚህ እኔ ከስራ ሰዓት በኋላ የምሰራው አስፈላጊ ሆኖ ሲገኝ ብቻ ነው።

እኔ የምወደው የሰው ልጅ ታማኝ ጓደኛ የሆነው ውሻ ነው። ውሻ ለኔ ዝም ብሎ የቤት እንስሳ አይደለም የታማኝነት የፍቅርና የጓደኝነት ትልቅ ምልክት ነው። ከሰው ልጅ ጋር ለዘመናት የዘለቀ ጥብቅ ትስስር ያለው ይህ እንስሳ በብዙ ምክንያት ውጪ የልቤ ምርጫ ነው። ውሻ ልዩ የሚያደርገው ያለምንም ቅድመ ሁኔታ የሚሰጠው ፍቅር ነው። ከውጪ ደግሞ ወደ ቤት ስትመለስ በደስታ እየዘለለ የሚቀበልህና የድካም ስሜትህን ይቅፍ የሚያደርግ ብቸኛ ፍጡር ነው። የሰው ልጅ ስሜት ይገባዋል ስታዝን አብሮ ያዝናል። ስትደሰትን አብሮ ይቦርቃል። ውሻ ቤትን ከመጠበቅ ባለፈ የብቸኝነትን ስሜትን የሚያስወግድና ለኑሯችን ትልቅ ድምቀት የሚሰጥ ታማኝ አካል ነው። ከፍቅሩ በተጨማሪ ውሻ እጅግ ብልህና ንቁ እንስሳ ነው። ቤተሰቡንና አካባቢን ለመጠበቅ ያለው ቁርጠኝነት የሚደነቅ ነው ትናንሽ ድምፆችን እንኳን ሳይቀር ለመለየት ለባለቤት ያለውን ታማኝነት በተግባር ያሳያል። ውሻን ማሳደግ ሀላፊነትን ያስተምራል ለእርሱ የምንሰጠው ትንሽ እንክብካቤ እርሱ በብዙ እጥፍ በሚገርም ታማኝነት ይመልስልናል። በአለማችን ላይ እንደ ውሻ ያለ የልብ ጓደኛ ማግኘት ከባድ ነው። ስለዚህ የኔ ተወዳጅ እንስሳ ውሻ ነው።

አብዛኛውን ጊዜ በእጄ ነው የምመገበው። በርግጥ እንደ ሾርባ ያሉ ምግቦች በማንኪያ መመገብ የተለመደ ቢሆንም እንደኛ በሀል በእጅ መመገብ ልዩ ትርጉም አለው። እጅ መታጠብ በማዕድ ዙሪያ መሰብሰብና በጦሳህ በጣቶቻችን ምግብን መንካት የራሱ የሆነ ትልቅ እርካታ አለው። በእጅ መመገብ መግብን ከማጣጣም ባለፈ ከመግቡ ጋር ቀጥተኛ ግንኙነትን እንድንፈጥር ያደርጋል። በተለይ እንጀራ በወጥ አጣፍጦ በትክክለኛው ሚዘን ጠቅልሎ መጉረስ የራሱ የሆነ ጥበብ አለው። እንጂ የምግቡ ሙቀትና ልስላሴ እንዲያውቅ ያደርገዋል። ብዙ ጥናቶች እንደሚጠቅሙት በእጅ መመገብ አእምሮአችንን የመጥጠብ ስሜት ቀድሞ ያሳውቃል። የምግብ መፈጨት ሂደቱን ያፋጥናል። ከሁሉ በላይ ግን በእጅ መመገብ ነጽህና አስቀድመን እንድንጠብቅ ያድርገናል። በእጅ መመገብ የፍቅርና የአብሮነት መገለጫውም ነው። እጃችንን አጣጥፈን ለሌላው ሰው የምንሰጠው ጉርሻ የኢትዮጵያውያን ትልቅ የማህበራዊ ትስስር መግለጫ ነው። በማንኪያ ወይም በሹካ ብንጠቀም ይህንን የፍቅር መግለጫ ማግኘት አንችልም። ማዕድ ላይ ተሰብስቦ አንዱ ሌላውን እየመገበ በጋራ መብላት ለምግቡ ያለው ልዩ በረከት እና ጣም ይሰጠዋል። እጄ ለኔ የምግብ መሳሪያ ብቻ ሳይሆን የፍቅር ማስፈንጠሪያዬም ነው ስለዚህ እኔ በእጄ መመገብ እመርጣለሁ

ቀኑን ባይል የሚያስጀምረኝ ምግብ በላለው ቁርስ የቀኑን ትልቁና ወሳኙ ምግብ ነው። ሌሊቱን ሙሉ አርፎ ለነቃው ስውነታችንና አእምሮአችን የሚሰጥ ነዳጅ እንደማለት ነው። ስለዚህ ጠዋት የምበላው ነገር ቀሪውን የቀኑን ክፍል እንዴት እንደማሳልፍ ይወስናል። ብዙን ጊዜ የኔ የጠዋት ምርጫ እንደየ ሁኔታው ይለያያል። አንዳንዴ ቅልል ያለ ነገር ከፈለኩኝ አጃ ወይም እንቁላል በዳቦ መርጣለሁ። ነገር ግን እንደኛ አገር ባህል ቅዳሜና እሁድ ጠዋት የሚቀር ቁርስ። ትኩስ ጭልፋ ፍርፍር ገንፎ ወይም ቅቤ በቅቤ የሚተካው ጣዕም የለውም። ከምግቡ ጋር አብሮ የሚቀርበው የሸሚው የቡና ማዕዛ ደሞ ሙሉ በሙሉ ከእንቅልፍ እንድንነቃ ለስራ ዝግጁ እንድንሆን ያደርገኛል። ጠዋት በደንብ መመገብ በትኩረት እንድሰራና ቶሎ እንዳልደክም ይረዳኛል። ቁርስን ለመብላት አለመብላት ድካምንና ትኩረት ማጣትን ስለሚያመጣ እኛ ምንም ያህል ብቸኩል እንኳን ጥቂት ነገር ቀምሼ የመቀጠል ልማዴ አድርጌያለሁ። ጤናማ ቁርስ መመገብ ክብደታችንን ለመቆጣጠር እና የሰውነት መከላከያ አቅማችንን ለማሳደግ ትልቅ ሚና አለው። የምንበላው ነገር ጣፋጭ ብቻ ሳይሆን ጠቃሚ ንጥረ ነገሮችን የያዘ መሆኑን ማረጋገጥ አለብን። የጧት ምግብ ለነፍስም ለስጋም እርካታ ነው ስለዚህ የኔ ጧት ጅማሮ በጥሩ ቁርስ የታጀበ ነው

የምወደው ቀለም እንደ ስሜቴና እንደ ሁኔታው ይለያያል ቀለማት የህይወት ቅመሞች ናቸው አለማችን ያለ ቀለማት ባዶና ትርጉም አባ ልትሆን ትችላለች። እያንዳንዱ ቀለም የራሱ ቋንቋ የራሱ ታሪክ እና በውስጣችን የሚያቀሰቅሰው የተለየ ስሜት አለው። ለምሳሌ ሰማያዊ ቀለም ሳስብ ሰላምና ምርር ጋት ይሰማኛል ሰፊውን ሰማይና ጥልቁን ውቂያኖስ ያስታውሰኛል። አረንጓዴ ደግሞ የተፈጥሮ የእድገትና የተስፋ ምልክት ነው። አንዳንዴ ደግሞ እንደ ቀይ ያሉ ደማቅ ቀለማት ብርታትንና ንቃትን ይሰጡናል። ቀለማት ልብሳችንን ቤታችንና የምንጠቀማባቸውን ቁሳቁስ ብቻ ሳይሆን ስሜቶቻችንን ጭምር ይገልጻሉ እኔ በግሌ ከተፈጥሮ ጋር የሚቀራረቡና ላይን እረፍት የሚሰጡ ቀለሞች እወዳለሁ። የምንመርጠው ቀለም ስለ ማንነታችን ብዙ ይናገራል። አንዳንዶቻችን ጭምትነትን የሚገልጹ ጥቁር ወይም ግራጫ ቀለሞች እንመርጣለን። ሎሎች ደግሞ ደስታን የሚያንፀባርቁ እንደ ቢጫ ያሉ ደማቅ ማቀለሞችን እናዘወትራለን። ዋናው ቁም ነገር ግን ቀለማቱ በውስጣችን የሚፈጥሩት አዎንታዊ ስሜት ነው የምንወደው ቀለም የነፍሳችን መስታወት ነው ብል ማጋነን አይሆንም። ስለዚህ የኔ ተወዳጅ ቀለም እንደ ቀኑ ሁኔታ ቢቀያየርም ሁልጊዜም በህይወቴ ውስጥ ህይወትን ይጨምራል